በጣም ጥሩ ጥያቄ ነው እኔ በሁለቱም እጽፋለሁ። ግን በብእር ነው የምጽፈው በብዙ ጊዜ የሚጠቀመው ብእር ነው የምጠቀመው ግን ብእር በሌለበት በእርሳስም ልጠቀም እችላለሁ። በእርሳስም ልጽፍ እችላለሁ ግን እኔ ብዙ ጊዜ የምጠቀምበት ብእርን ነው የምጠቀመው ብእር እያለ እርሳስ አልፈልገውም ግን እርሳስም ብእርም መጠቀም

በጣም ጥሩ ነው ዛሬ የአየር ሁኔታው እንዴት ነው? ለምለው ቀን በጣም ሙቀታማ ነበረ። ግን ከሰአት ከአስራ አንድ ሰዓት በኋላ ቆንጆ አየር ያለው ቆንጆ ነፋሻማ የሆነ ጥሩ አየር ያለው አየር ነው። ያለ ቆንጆ ነው። አሁን ማታ ላይ ደግሞ ትንሽ ቀዝቀዝ ይላል። ንፋስ አለው ቀዝቃዛም ነው። ስለዚህ አየሩ ቆንጆ ነው ይሄንያሀል ከባድ የሆነ አየርም አይደለም አያሳለፍን ያለነው